ሌሎችን መርዳት እወዳለሁ ወይ የሚለውን ጥያቄ ሳየው አዎ ሌሎችን መርዳት እወዳለሁኝ። ያው የምወደው ደግሞ ከድሮ አንስቼ ነው ሌሎች መርዳት ማገዝ የምወደው። ለምሳሌ ለህፃናትም እንደ አረጋውያንም እና አቅም ልላቸው እነዚህ እነዚህን ስረዳ ቆይቻለሁ። አሁንም እየረዳሁ ነው። እና ለቀጣይም እረዳለሁ ብዬ ተስፋ አደርጋለሁ።

በመስመር ላይ ሙዚቃ ትስማለህ የሚለውን ጥያቄ አዎ በጣም እሰማለሁኝ። ስራመድ ሰማለው። ኤርፎን ኤድ ፎን አድርጌ ሙዚቃ እሰማለሁኝ። ያው ስራዬም በዚህ ከዚህ ጋር የተያያዘ ስለሆነ እየሰማሁ ነው እምውለው። በጣም ነው ደስ የሚለኝ ሙዚቃ መስማት።

ይቅርታ መጠየቅ ቀላል ነውን የሚለውን ቀላል የሚሆኑበት ጉዳይ አሉ። በጣም ከባድ የሚያደርጉት አሉ። ለምሳሌ ቀላል ይቅርታ እምታደርግለት ወይም ይቅርታም የምትለው አንተ ሳላይ ሳያይህ የሆነ ነገር ካደረገህ ከበደለህ ያው አላስበውም አላየህም ስለዚህ ይሄን ይቅርታ ታደርገዋለህ ግን አውቆ ይቅርታ ምናምን የሚልህ ካለ አንተም ይቅርታ የምትጠይቀውን ከተበደልክ ይቅርታ መጠየቅ እራሱ ሊከብድ ይችላል። ግን ቀላል ነው በአጠቃላይ ሳየው ቀላል ነው።

ዛሬ የመጀመሪያ ምግብ ምን ነበር የሚለውን ጥያቄ የመጀመሪያዬም ቁርሴን የበላሁት። አጋጣሚ ስጋ ነበረ ስጋ ነው። ቁርሴን የበላሁት ምሳም እንደዛው ስጋ ነው እንትን የበላሁት። ያው ተሰርቶ ስለነበረ ነው። ያን ምግብ እንትን የተጠቀምኩት ማለት ነው።

በባህላችሁ ሰርግ እንዴት ይከናወናል? የሚለውን በአካባቢያችን የሚከበረው መጀመሪያ የሴት የወንድ ቤተሰቦችን ወደ ሴት ቤተሰቦችን ሄዶ ይጠይቃል። ከዛ በኋላ እሺ ከተባለ በኋላ ቀጠሮ ተቀጥሮ ከዛ በኋላ። እነዚህ ቀጠሮች ወንዱ ለመች እና እንዴት እንዲከናወን መከናወን እንዳለበት። አስበው ተስማምተው ከጨረሱ በኋላ። ያው እንደ አቅምህ በጭፈራ በምናምን እያደረክ ይከበራል ማለት ነው

በመንገድ ላይ ምግብ ትገዛለህ እሚለውን ጥያቄ? አዎ እገዛለሁ። እምገዛቸው ምግቦችም አንዳንድ አስቸኳይ ምግቦች ለምሳሌ ቺፕስ ምናምን ከሆነ መንገድ ላይ እገዛለሁ። እና የጉሊት አስቤዛዎች ካሉ እነዚህንም እገዛለሁ። ያው አስፈላጊ የሚሆኑ ነገሮችን እግረ መንገዴን እነዚህን ምግቦች እገዛለሁ ማለት ነው

የደንበኛ እርካታን ታሳውቃለህ ሚለው ጥያቄ አዎ በደንብ ነው ማሳውቀው። ምን አይነት ደንበኛ እንዳለኝ ምን ምን እንደሚፈልጉ ስለማውቅ። እና እነዚህን አውቄ ለእነሱ ነው ምነግራቸው እንዴህ እንዴህ አይነት። ደንበኛ አለኝ ብዬ ለራሴም ስጠቀም በ ደንበኞቼን በደንብ አድርጌ ነው። ምን እንደሚያስፈልግ ምን እንደማያ አላስፈላጊ ነገር እንደሌለ አስተያየት ሰጥቼ ምናምን ነው ምወጣው

በመታወጥቢያ ውስጥ ትዘምራለሁ ለመጠየቅ ጥያቄ እኔኳን አብዛኛው ጊዜ መዝሙር የሃይማኖት መዝሙር ከሆነ ስለማይፈቀድ ብዙም አልጠቀምም። እንደምጠቀመው ሻወር ስውስድ መታጠቢያ ቤት ውስጥ ሆኜ ዘፈን እየተጫወትኩ ነው። የምታጥበው ማለት ነው።

የምትወደው ሽታ የሚለው ምንድነው? የሚለውን ጥያቄ ነው የምወደው ሽታ። የአበቦችን ሽታ በጣም ነው የምወደው። በተለይም የ መስከረም አካባቢ ሚበቅሉ ተክሎችም አሉ። የነሱ የአበባዎቹ ሽታዎች በጣም ነው ሚመቹኝ በጣም ነው የምወደው

ስለ ፀጉርህ ተንከባክበህ ታወቀዋለህ የሚለውን ጥያቄ አዎ ፀጉሬን በደንብ ነው የምንከባከበው። የምንከባከበውም በ በመታጠብ ካለብኝ በየሁለት ቀን አንዳንዴ በየአንድ ቀን ልዩነት እታጠባለሁ። የምታጠበውም በ ሻምፖ ለፀጉር አሪፍ የሆነ ሻምፖ ሳሙና ነው የምጠቀመው

ብዙ ትንሽ አሳ አለህ የለውን ጥያቄ? ያው እኔ የማስበው ራሴም በጣም ትንሽ እያለሁ ራሴን እንደ ትልቅ አድርጌ ነው እያየሁ የነበረው። በአስተሳሰብ ደረጃ ከጓደኞቼ በበለጠ ነው የማስበው የነበረው

የስራ አሰራሮችን ትከተላለህ ለሚለው ጥያቄ? አዎ። እከተላለሁ አንዳንዴም ቼልተኝነት አሳያለሁ እማልከተራቸው ቀናቶች አሉ ግን አብዛኛው ሳየው የስራ አስራሮችን ተከትዬ ነው የምሰራው። መሆን ያለበት በእቅድም እንዲደርስ። አሰራር ተከትለህ ስትሰራ ነው እና አብዛኛው ጊዜ ያው እከተላለሁ

ለምን ያህል በዚህ ስራ ሰርተሃልም? ለሚለው ጥያቄ እኔ በዚህ ስራ እየሰራሁ ያለሁት በአሁኑ የምገኘው ስራ ለሁለት አካባቢ ሁለት አመት አካባቢ ነው እየሰራሁ ያለሁት። ይሄ ስለተመቸኝ ነው ሁለት አመት የቆየው እንጂ የግሌ ስለሆነ ተቀጥሬ ስለማልሰራ የግሌ ስራ ስለሆነ ስለተመቸኝ ያው ለሁለት አመት ሰርቻለሁ። እቀጥልበታለሁ ብዬ ነው የማስበው።

ሳንድል ትለብሳለህ የሚለውን ጥያቄ? አዎ እለብሳለሁ እምለብሰው ደግሞ ያው የምለብሰው ሙሉ ቀን ሳይሆን ያ ሳንደል የምለብሰው ጧትና ማታ አካባቢ ነው እምለብሰው። ያ ደሞ ቤቴ ውስጥ ስሆን ብቻ ነው የምለውሰው።

ማታ ምን አይነት ድምጽ ትሰማለህ የሚለውን ጥያቄ እኔ ምሰማው የሙዚቃ ድምጽ ነው የምሰማው። ያ የሙዚቃ ድምጽ ደግሞ ለስለስ ያሉ ሙዚቃዎች ነው የማጫውተው። ስራም የማታ ስራም ስላለብኝ የኦንላይን ስራዎች ስላሉብኝ ያ እንዲያበረታታኝ እና እንዲያግዘኝ ሪላክስ እንዲያደርገኝ። ያ ለስለስ ያሉ ድምጾች ነው የምሰማው

መተግበሪያዎችን ታወርዳለህ የሚለውን ጥያቄ አዎ ብዙ መተግበሪያዎችን ራሴን ነው ከ ጉግል የማወርዳቸው። ይሄ ስጠቀም የነበረው ከድሮ ከድሮ ጀምሬ ነው የምጠቀመው። ለምሳሌ የኢንተርኔት የሆነ መተገሪያዎቹ። እለት ተእለት ሊያገለግሉኝ የሚችሉ መተግበሪያዎችን አወርዳለሁ

የቅጥር ሂደት እንዴት ነው የሚለውን ጥያቄ? እኔ ተቀጣሪ ስለሆነ ስላልሆንኩ ብዙም አላውቀውም። ግን ተቀጥረህ ከመስራት ግን የራስ ብትሰራ የራስህን ያሳድግሃል የሚል ሀሳብ ነው ያለኝ። እኔም ያው ወደ በቀጣይም የራሴ ስራ እንድሰራ ነው የማስበው

በአደባባይ መነገር ትችላለህ ወይ የሚለውን ጥያቄ አዎ በደንብ እችላለሁ። ጮክ ብዬ መናገር ካለብኝ ጮክ ብዬ ነው የምናገረው። መናገር የሌላብኝ ነገር ከሆነ ደግሞ ቀስ ብዬ ነው የምናገረው። መናገር ያለብኝ ነገር ከሆነ ሰው እንዲሰማኝ ከሆነ ነው በአደባባይ የምናገረው።

ምን አይነት መሳሪያዎች ትጠቀማለህ እሚለውን ጥያቄ? እኔ መሳሪያዎች የተለያዩ መሳሪያዎች ነው የምጠቀመው። የ ለምሳሌ የጽሁፍ መሳሪያዎች አሉ እምጽፍላቸው። ለየስራ መሳሪያዎች አሉ እነዚህን ደግሞ እነ ኮምፒውተር አይነት ዲስክቶፕ ምናምን እጠቀማለሁ። ኮምፒውተር እጠቀማለሁ። ብዙ አይነት መሳሪያ ነው የምጠቀመው። ራሴን ለመከላከልም መሳሪያ እንደ ስራው አይነት ባልጠቀምም። እንድጠቀም ግን አስባለሁ

ምን አይነት ጥቅማጥቅሞች አሉ? የሚለውን ሀሳብ እኔ ብዙ አይነት ጥቅማጥቅሞች አሉኝ። ለምሳሌ በኮሚሽን ደረጃ የሚከፈለኛል በኢንተርነ ስጠቀም። ሌላም በስራዬም ላይ በእርሳስ የምሰራቸው ስራዎች ስላሉኝ። እነዚህን ብዙ ጥቅማጥቅሞች አገኝ

ጥላ ወይ? ፀሀይ ስትመጣ ልዝምደው ጥያቄ ለምን መርጠው እንደ የሁኔታው ነው። ለምሳሌ ብርድ አይነት። ሁኔታ ካለ ብርድ አይነት። እንትን ካለ አዎ ፀሀይ እመርጣለሁ። በጣም ሙቀታማ አካባቢ ካላ ከሆንኩኝ ደግሞ ጥላ እመርጣለሁ

የትኛው ባህላዊ ምግብ ትወዳለህ የሚለውን ጥያቄ እኔ የምወደው ግንፎን በጣም ነው የምወደው የባህላው ምግብ። ከልጅነቴ ጀምሬ መብላት ስለጀመርኩኝ። በጣም ነው የምወደው ያ ባህላዊ ምግብ። ሌላም ሌላም ባህላው ምግቦች አሉ። ከእነሱም ሽሮም በጣም ነው የምወደው።

የአመራርነት ሚና አለ ወይ የሚለው ጥያቄ? ያው እኔ የአመራርነት ሚና አለኝ አማራር ስንል ደግሞ ከራስህ ጀምረህ ነው መምራት ያለብህ። ራሴ ደግሞ በደንብ አድርጌ እመራለሁ ምን ምን ማድረግ እንዳለብኝ እመራለሁ በፕሮግራም እመራለሁ። ሌሎችን እመራቸው ነገሮች ነበሩኝ በስራዬ የምመራቸው ሰዎች አሉኝ። ድሮም የምመራቸው ሰው ነበሩ ስጫወትም እንደዚህ አይነት ፀባይ ስላለኝ

ስራህን ትወደዋለህ እሚለውን ጥያቄ? አዎ በመጠኑ እወደዋለሁ። ምክንያቱም ያው ያለ ስራ መኖር ስለማልችል። ያ ደሞ የተወሰነ ገቢውን ስለማገኝበት። ያ ደግሞ መውደድ ስላለብኝ ግዴታዬም ስለሆነ። አዎ እወዳለሁ።

የስራ ገደብ ጊዜ ገደብ ታስተካክላለህ የሚለውን ጥያቄ? አዎ አስተካክላለሁ። ለስንት ሰዓት መስራት እንዳለብኝ እረፍት መቼ ነው። ማረፍ መቼ ነው ያለብኝ መተኛትም መቼ ነው ያለብኝ የሚለው ጥያቄ? እሱ በፕሮግራም ስለምመራ አዎ በጣም አስተካክላለው

በመስኮት ጎን መቀመጥ ትወዳለህ ወይ የሚለውን ጥያቄ? አዎ እወዳለሁ። የተለያዩ የማያቸው ነገሮች አሪፍ። የሚታይ ነገር ካለ ወደ ውጭ። ያ ደግሞ በመስኮት ቁጭ ብዬ ተቀምጬ ነው የማየው።

ዶሮ አለህ የሚለውን ጥያቄ እኔ እንካን ዶሮ የለኝም። ያላቸው ብዙ ዶሮ ያላቸው ዶሮ የሚያራቡ ሰዎች ስላሉ። ግን እኔ ባይኖረኝም ሌላ ጉአደኞቼ በጣም ብዙ ዶሮ አላቸው። እነሱ እንደዛ እያባዙ ነው የሚጠቀሙት።

ልዩ ችሎታህ ምንድነው? የሚለውን ጥያቄ እኔ ካሉኝ ችሎታዎች ውስጥ ልዩ ነው የምለው። በጣም ስፖርት እሰራለሁ ከስፖርቶች መካከል ደግሞ ኳስን የእግር ኳስን እወዳለሁ። እና በጣም እችላለሁ ብየ የማስበውም እግር ኳስ

ከአለቃ ጋር ግንኙነትህ እንዴት ነው የሚለውን ጥያቄ? ከአለቃዬ ጋር እኔ እንኳን አለቃ የለኝም። ግን ድሮ እንደሚሰራቸው ስራዎች የነበረኝ አለቆች በጣም ጥሩ የሚባል ግንኙነት ነው። ያለኝ